በጣም ደስ የሚል ጥያቄ አዲስ አመት እንዴት ተከብራለህ ወይም ተከብሪዋለሽ? አዎ አድስ አመትን ደስ በሚል ሁኔታ አከብራለሁኝ። ከቤተሰቦች ሆኖ በዓሉ ሞቅ ደመቅ በሚመስል ሁኔታ ማሳለፍ። እንዲሁም በዓሉ የሚመስል ልብሶችን በመልበስ

አዎ ወደ ስራ በሰአቴ እደርሳለሁ ሰዓት አክባሪ ነኝ እንዲሁም ስራ ወዳጅ ነኝ። ለስራዬ ታማኝ ነኝ ታታሪ ታታሪም ነኝ። ስለዚህ ስራዬን አከብራለሁኝ ሰአቴንም በዛው ልክ አከብራለሁ። ለስራዬ እያለኝ ፍቅር በሰአቴን ገልጸዋለሁ ማለት ነው። እና ሰዓትን በጣም አከብራለሁኝ።

ምወዳቸውን ፍራፍሬ? አዎ አሉ፤ ለምሳሌ አናናስ ሙዝ፣ ብርትኳን እና አቮካዶ እወዳቸዋለሁኝ እነዚህ ፍራፍሬዎቹ፤ ከጅም በኋላም እንዲሁም ለጤንነትም፣ በምግብ ዙሪያም

ፍየል አይተሽ ታውቂያለሽ በጣም ነው እንጂ አይቼውም የማላውቅ። በዙሪያዬ ፍየል አይጠፋም ፕላመት በዓልም የሚታረድ ነው ስለዚህ ፍየል አይጠፋም የገበሬዎች ፍሪ ስለሆኑ ፍየልን ሁል ጊዜ ነው የማየው። ስለዚህ ፍየል ለኔ አዲስ ሊሆንብኝ ስለማይችል

አዎ ኢንተርኔት አለኝ ምክንያቱም ካለ ኢንተርኔት የምሰራው ነገር አንዳች ነገር የለም ያ ማለት አሁን እዚህ ሪከርድ የማደርገውም በ ኢንተርኔት ነው። ስራ የምሰራውም በ ኢንተርኔት ነው። ሰዎች የማገኛቸው ሶሻል ሚዲያ ላይም በ ኢንተርኔት ነው የምሰራው ስራዬ በ ኢንተርኔት እስከሆነ ድረስ ስለዚህ ኢንተርኔት አለኝ በጣም አለኝ እጠቀማለሁ

ኦኬ አይ ቲንክ ሙዚየም ሄደህ ትወዳለህ መሄድ ትወዳለህ? ያ አዎ ሙዚየም መሄድ እወዳለሁ ምክንያቱም ታይሜን ሳሳለፍ እዛ ደስ በሚል ሁኔታ ነው። አዲስ ነገር አያለው እና ማይንዴ አእምሮዬም። ፈታ ይላል አዲስ ነገር ያያል እና መንፈሴ ይታደሳል። ሙዚየሙን ሳይ ማለት ነው ሶ ሙዚየም መሄድ በጣም ነው የምወደው። መንፈሴን ስለሚያድስልኝ አዲስ ነገሮችን ሳይ። ስለዚህ አዎ ሙዚየም መሄድ ለዚያ ነው የምወደው ማለት ነው።

አዎ የተበላሸ ነገር ማስተካከል በምችለውን አቅሜ ያህል እችላለሁ። ያ ማለት ነገሮችን እንደመጣጣቸው ለማስተካከል እሞክራለሁኝ። ብዙም አልደራበሽም ነገሮችን ችግር ሲፈጠር የተበላሸ ነገር ማለት ነው እንዴት አድርጌ ማስተካከል እንዳለብኝ ወይም ደግሞ እንዴት አድርጌ ያን ችግር ለማለፍ እንዳለብኝ ማሰብ እንጂ ደረባበሽ ሆነ መጨነቅ የለብኝም አልጨነቅም ማለት ነው። ስለዚህ የተሻለ ነገር ሀሳብ እንትን ለማድረግ እሞክራለሁኝ እንጂ ያን ያህል ብዙም አልጨነቅም ማለት ነው። ስለዚህ እየተበላሸን ነገርን ማስተካከል በተለይ በተሻለ ነገር ማስተካከል እንዳለብኝ አስባለሁ ይሄ ማለት ነው ስለዚህ አዎ የተበላሸን ነገርን ማስተካከል እችላለሁ። በምችለው ያህል ያን ያህል ብቁ ነኝ ባለል እንኳን ግን አት ሊስት አዎ እሞክራለሁኝ ያቅሜን ያህል

ሽቶ እጠቀማለሁ አይ ቲንክ ድጋሚሜ እየጠየቀ ነው ወይስ ሪከርድ ያረግሁት ነው ሽቶ እጠቀማለሁ በዙሪያዬ ያሉ ሰዎችን። ሽታየ ደስ ስለሚል። ለራሴም ኮንፊደንስ ይሰጠኛል። ሰዎች በዙሪያ ያሉ በቃ ጥሩ መዓዛ እንዳለኝ ሲያወሩኝ ደስ ይለኛል። ያ ማለት ጥሩ ሽቶ እየሸተትሁኝ ከሰዎች ጋር ብቀርብ ነው ደስ የሚለኝ። ወደ ስራ ስሄድም ከሰዎች ጋር ከማህበራዊ ሰዎች ከሰዎች ጋር ስገናኝ ከማህበራዊ ኑሮ ዙሪያ ላይ ያ ሹቶ ግድ ነው። ቤቴም ሆነ ልብሴ ግድ ነው። ሽቶ ስለዚህ ሽቶ አብዝቼ እጠቀማለሁ። ሽቶን አፍቃሪ ነኝ። ያ ማለት ካለ ሽቶ ማለት ይቻላል። ሶ ሽብቶ በጣም ነው ደስ የሚለኝና የምጠቀመው።

ቅጽል ስም አለሽ ወይ? እኔ ቅጽል ስም። አዎ ጎረቤቶቼ የሚጠውሩኝ አንድ በጣም አምወዳት እንደ እናቴ የሆነች ጎረቤት አለችኝ። ሶ ቅጽል ስም ሰጥታኛለች። አዎ ሰዎች አዎ ቅጽል ስም ያውጡልኛል። ያ ማለት በሚፈልጉትን ስም ይጠሩኛል። አንዷ ሮሆበት ትለኛለች የምወዳትን ቅጽል ስሜ። የሰጠችኝ በጣም ነው የምትወደኝ እና በጣም ንቁ ነሽ ብላ ስለምታስብ ሮሆበት ብላ ትጠራኛለች ያ ቅጽል ስሜ ነው። ከቤቴ ደግሞ የአባቴን ቅጽል ስም የሰጠኝ ራህዋ ይለኛል። አክስቶቼ ደግሞ ሲጠሩኝ አሰፉ ይሉኛል ሰው ብዙ ቅጽል ስም አለኝ። ጓደኞቼ ሲጠሩኝ ሪች ይሉኛል። አብዘኛው ጓደኞቼ ቅጽል ሰሜን ሲጠሩር ሪች ነው የሚሉኝ ሰው ሪች የሚለውን ቃል በጣም እወደዋለው ያ ማለት በእንግሊዘኛ ሲጠራ ሀብታም ስለሆነ። ለወደፊትም ሀብታም ስለምሆን እቅድ እና ፕላን ስላለኝ መንገድ ላይ ስለሆንኩኝ ስለዚህ ለዚያ እወደዋለው። ቅጽል ሰሜ ስለዚህ ቅጽል ስም መአት ነው ያለኝ። በጣም ብዙ ስለዚ ሰዎች በፈለጉ ሲጠሩኝ ደስ ይለኛል እንጂ አይከፋኝም። ስሜን እወደዋለሁኝ ደግሞ ተመርጦ ተመርጦ ነው የተሰጠው በጣም የሚያማምሩ ማለት ነው። ከእኔ ጋር የሚሄዱ ናቸው።

የመንገድሽ ስም ታውቂያለሽ የህይወት መንገዴ ነው ወይስ የእግር ጉዞ መንገዴ የህይወት መንገዴ ከሆነ ስሙን አውቀዋለሁ። የተሻለ ነገር ለነገ መገንባት እንዳለብኝና ትልቅ ህልም አለኝ። ያ ማለት ፋውንዴሽን ወይም ደግሞ ይሄ በጓ አድራጎት ካምፓኒ እንዲኖረኝ ነው የምፈልገው ድርጅት። ብዙ ሰዎች መርዳትን እና የተቸገሩ ወገኖቼን መድረስ። እንዲሁም ቤተክርስቲያን የፈራረሱትን እንዲሁም ደሞ አቅም የሌላቸውን ገዳማቶችን እርዳታ ማድረስ ወይም ደግሞ መገንባት የእግዚአብሔር ፍቃድ ከሆነ። እንዲሁ ወገኔን ለመርዳትና እናቴን ለመካስ ይሄ የህይወቴ መንገድ የወንድሟ መድህን መንገድ ስም ነው። ያው ማለት ይሄ በቃ መንገድ የህይወቴ መንገድ። የ እርዳታ የእርዳታ መንገድ ካለኝ የማክፈል ወይም ደግሞ ለራሴን ትቼ ለወገኖቼ መትረፍ ይሄ የህይወቴ መንገድ ስም ነው። የእግር ጉዞ ከሆነ እኔ እንጃ የእግር ጉዞ መንገድ አላውቅም። የመንገድ ስም የመንገድ የእግር ጉዞ ከሆነ እሱ እኔጃ ስም ያለው አይመስለኝም በኔ ማለት በኔ እይታ። ህይወት መንገድሽን ካላችሁኝ ግን አዎ ህይወት መንገድ አለኝ ጉዞ አለኝ። ያ ደግሞ በጓ አድራጎት ይባላል የህይወት መንገድ በጓ አድራጎት ስም በተለያዩ ይሄንን ነው። የኔ ስም ማለት ነው። የመንገዴ ስም ዮዲት።

ኦኬ ኮምፒውተር መጠቀም ትችያለሽ ወይ? አዎ አሁን ራሱ በኮምፒውተር ነው እየተጠቀምኩት ያለው። ሶ ካለ ኮምፒውተር ያው እጠቀማለሁ። በርግጥ በስልክም ሶሻል ሚዲያ ሞር ግን እ መጠቀም ምችለው በኮምፒውተር ነው። ስለዚህ ኮምፒውተር እ እ ብዙ ጊዜ ሞር አድቫንቴጅ አለው። ለእንትኑ ጥቅም አለው። በበለጠ ጥቅም አለው። ሶሻል ሚዲያ ሆነህ ለቤት ለተለያየ ነገር ስምህ በተለይ በተለይ ለቪዲዮ ኤዲቲንግ እና ለአንዳንድ ነገሮች ኮምፒውተር መጠቀም የተሻለ ነው። ብዙ ስራ መስራት የቻለው ኮምፒውተር በስልክ ሲሆን ግን አዎ ይቻላል። ግን እንደ ኮምፒውተር ስለማይችል ሶ ኮምፒውተሩን በጣም አሪፍ ነው እና ጠቅመዋለሁ ለብዙ ነገሮች እጠቀማለሁ። ሚዲያ ላይ ለቪዲዮ ኤዲቲንግ ከሆነ። ለምሰራቸው ስራ ወጪ ለካምፓኒዎቹ የተለያዩ ነገሮች የሆነ ቪዲዮ ኤዲት የሆነ ምንም ሆነ በኮምፒውተር ነው የምትጠቀማቸው ዲዛይን መሆን ምን ሆነ። ስለዚህ በኮምፒውተር ነው ብዙ ስራዬን እማከናውነው ነው። ለተለያዩ ነገሮች ማለት ነው።

ኦ ዛሬ መጀመሪያ ምንድነው? ጠዋት ከሆነ ጁስ በወተት ምናምን ነበረ። ምሳ ሰዓት ዶሮ ወጥ ነበረ ነበር። እራት እንኳን ብዙም አይደለሁኝ ያን ያህል ግን ዳቦ እና ትንሽ መጠጥ ጨምሬ ነው። የዛሬ ምግቤን የከናወንኩት። የመጀመርያ ምግቤ ግን እንደዛ ነበረ የጠዋቱ ማለት ነው። ስለዚህ እንደዛ ነበረ ከዛ ጧት ጧት አንዳንድ ጊዜ ጁስ በወቸ በጣም ነው እምወደው ጁስ። ማለት ሙዝ በስኳር ድንች እና ወተት ተንተኮይ ተፈጨ በጣም ነው የምወደው። ስለዚህ ጠዋት ጠዋት እኔ እወስደዋለሁ የጾም ካልሆንኩ በስተቀር ማለት ነው። በጣም ምወዳሁ ትንሽ ኤክሰርሳይስም ስለማደርግ። መጀመሪያ ምግቤ እንደዛ ነው ስለዚህ የዛሬ ምግቤ እንደዛ ነበር።

ማታ ከስራ በኋላ ከስራ በኋላ ስመጣ ጅም እገባለሁ ልብሶቼን እቀይራለሁ የስራ አቃወቼን አስቀምጣለሁ የስራ ልብሴን ቀይሬ የመስሪያ አልኩበት ልብስ ማለት ነው። ከዛ ራቴን ኩክ አደርጋለሁ ራሴን አበስላለሁ ምግብ አበስላለሁ። እና ለነገ የሚሆነው ታስኪየን አዘጋጃለሁ። ከዛ በኋላ ጸሎቴን አደርጋለሁ ትንሽ ሶሻል ሚዲያ እመለከታለሁ። ከዛ በኋላ ጸሎቴን አድርጌ እተኛለሁ ማለት ነው። እረፍቴን አደርጋለሁ። እነዚህ ብዙ ነገር ብቻ አንዳንዴ ደግሞ ቻት አደርጋለሁ ከሰዎች ጋር ሜሴጅ እጻጻፋለሁ። እና ሌላ ደግሞ ስልክ አወራለሁ ወይም ከጎደኞቸ ወይም ከቤተሰቦቸ ግን ሁልጊዜ አይደለም አልፎ አልፎ ግን ልጠቀም እችላለሁ።

ወይ እኔ ቀርቀሃ በአካባቢ ያድጋል የሚለው ነገር እኔ አይ እውነት ለመናገር እኔ በአካባቢ። አላስታውስም እኔንጃ አላስታውስም። ግን አዎ ቀርቃሃ ወደ ክፍለ ሀገር አካባቢ ወይም ደግሞ። ይሄ። ገበሬዎች ያሉበት እና አረንጓዴ ቦታ የሆነ ምናምን አለ። እና ከዚያ ብዙ ጊዜ እኔ የማየው ተሰርቶ ወደ አገልግሎት ውሎ ነው ማየው እንጂ። ከእነአትክልቱ ቆሞ ቀርቅሃ ካየሁኝ እኔ እንጃ አላስታውስም። አይቼም ሊሆን ይችላል አላውቅም። ላስታውስ አልኩኝም። ግን እቃውን ቀርቀሀውን ተሰርቶ ገበያ ላይ እስኪውል የተለያየ ነገር የቤት ማስዋቢያ ይሆናል። እንደ ወንበር ይሆናል። እንደ ሰፊድ ይሆናል። እንደ ጀበና ብቻ በተለይ መልኩ ሰዎችን ሰርቶ ያቀርቡታል። እና በጣም የሚያወጣው በተለይ ባህላዊ። እቃ የቤት እቃ በጣም የሚያምረው ቀርቀሃ ቤትን ያስባል ከቀርቀሃ ተደርጎ ቤትም ሚሰራ የሚሰሩት አሉ በርግጥ ቤትም ይሰራል። እና ለቤት እቃዎቹ ይውላል በጣም በሚያምር ሁኔታ። በእንደዛ በእንደዛ አይነቱ እንጂ ከእነአትክልቱ ቆሞ አላስታውስም። እውነት ለመናገር ስለዚህ በአካባቢዬ አይቻለሁ ብዬ ለመናገር ይከብደኛል። ስለማልችል ማስታወሰው ግን እኔ እስካሁን ማውቀው የለም። ግን ለአገልግሎት ሰርቪስ ወይ ለአገልግሎት ወግ ሲውል በደንብ ነው ማየው ማውቀው ሁላ ገቢያ ላይ ማለት ነው